እኔ ሽቱ እንኳን ብዙ አልጠቀመም ግን እንደ የብብትን ትንሽ እጠቀማለሁ ምክንያቱም ትንሽ ኮንፊደንስ እንዲሰማኝ አደርጋለሁ አንዳንዴ ደግሞ ሽቶ ሳይሆን እንደ ዶድራንት ምናምን እጠቀማለሁ ይህን በማደርግበት ጊዜ ግን ለየት ያለ በብዛት የሆነ ነው እንጂ እኔ በብዛት አልጠቀምም። ምክንያቱም በቃ ስላልለመድኩት ነው እንጂ ሁሌ ባደርገውም ግን ደስ ይለኛል። ሽቶ እንደምን ብዬ አልገዛም እንደውም ዶድራንት ግን ገዝቼ በመጠኑ አደርጋለሁ ሞር እንትን ሲሆን እንድግባባ ከሰዎች እንድንገዝናና ጥሩን የሚያደርገውን ነገሮች በሙሉ እንድታደርግ ሆሊያና አደርጋለሁ። ሽቶ ሽቶ እገዘና ዝም ብዬ አስቀምጠዋለሁ። ብዙው እንትን አይደለም ግን ድራንት ምናምን ሁሌ ስለምጠቅም አለው ይሄን ይባስ የሚለውን የብብት ምን የምነጠቀመው አለች ደግሞ ትንሽ አደርጋለሁ። እንደውም ሻወር አድርጌ እሷን በብዛኛት የምትጠቀመው። እሷ ለምን ጠቅመኝአለች መሰለህ ሞር ኮንፊደንስን ትጠብቅልህሀለች። የምትፈልገውን የማታስበውን ነገር ሞር እንትን ትሆናለህ። ከሰው ጋር ስትቀርብ ስትገናኝ ደግሞ ሞር ኮንፊደንስ ሆነን አምትቀባው ምንም የሚሰማ የሚደብር ስሜት አይኖርም። እና ይሄን ስታደርግበት በውቅት ደግሞ አንተ መልካም እና ጥሩ እንደሆንክን ያንተን ያለውን በሚሞዝንበት መልኩ ጥሩ እንደሆንክ ያደርጋሉ። ሹታ አብዛኛው አልጠቀምም እንጂ አልፋ አልፎ ለየት ያለኝ ፕሮግራም ቢኖረኝ እንትን አደርጋለሁ። ግን በብዛቱም ስለማትጠቅመው ነው እንጂ ዶድራንት ግን በጣም ደስ ይለላል። ደስ የሚለውን አየር መንፈስ ስለሚሰማህ በእሷችን ላይ ጥሩ ስሜት እንዲህ የሚያደርግ ስለሆነ እሱም ደግሞ አደርጋለሁ። ሽቶ ለምን በጣም ጠቃሚ እንደሆነ ስመለከተው ሽቶን ጠቃሚ ነው። አዎ በጣም ደስ ጥሩ ጥሩ ጣረንና ጥሩ ሽታ ጥሩ እንትን ያደርግልሃል። ግን ሞር ያንተን የሚጠቀመው ዶድራንት የሚሆን እንትን ባልበስብ ይሆን ብዬ አምናለሁ። ማለት ሹትም ቢበዛም ሰውን የሰውን ሽታ ይረብሻል። መብዛት የለበትም ብዬ አምናለሁ። ምክንያቱም አብዝቶ በሚያልቁበት ወቅት ስታ ቶክሲን የ እንትኑን ላይ ምን ሌላ ችግር ስለሚያመጣ ስለምን ብዙ መብዛት የለበትም ብዬ አምናለሁ። ግን በትንሹ ትንሽ አድርገህ በቃ ልብስን ታጠበ ምናምን ከሆነ እንደ ሰካርክ ጥሩ ነው ብዬ አስባለሁ። ምክንያቱም ሰውን ሌላ ምን ታስገባ ትችላለህ። ሞሞች ያላቸውን ሰዎች ስታያቸው እሳቸው የሚሰማቸው ስሜት አለ። የእሳቸው አስበህ ማድረግ አለብህ። ይህን ካላረግክ ግን ሰዎችን እየጎዳህ ነው። እንትን የምታደርገው። ያን ስታደርግ ግን ሰዎችን አንተ ያርክበት ነገር አይወድድም። መውደስ ላይ ስለሌለባቸው ነው ያላደረጉት እሳቸው እንደዚህ ሲያደርጉ ደግሞ አንተም እንደዛ ምትሆነው እንደዛ ስታደርግ ነው። ጥሩ የማየው ነው እና በመጡውን መሆን አለበት። ብዬ ደግሞ ነው የማምነው ሽቶ የምትጠቀምበት ወቅት አንተን ለምን በምን ወቅት ነው ቢላ መምረጥም አለብህ። አንተ ወደ ስራም ስትሄድ ትንሽ አድርገህ ትሄዳለህ። ግን ሰውን የሚቸግ የሚረብሽበት ወቅት ካረከው ግን አንተ ላይ ጥሩ ያልሆነ ስሜቶች ሊሰሙ ይችላሉ። ሰዎችን በዛ ላይ ልክ ስለሚያሙ ደግሞ አዎ ማለት ጊዜህን እንትን ስታደርግ እንትን ነው። አፕዴት የምታደርገው ነገሮችን በየጊዜው አሉ። ሁሌም ባትሆንም ነገሮችን ግን ያስተካክልክ ነው የምትሄደው። በድሮ የነበርክበትን አሁን ላትሆን ትችላለህ። በድሮ የነበርክበትም ወደፊት የማትሆነው ነገር ምናምን አለ። እና ሽቶ በጊዜው እየተለያየ ነው የሚሄደው የሽት መጠን በዛ ላይ ታደርገውና የምትጠቀማቸው ነገሮችን ይህንን ጥቅም ጥቃሚ ነው አልሆነም። ብለህ መጀመሪያ በመገምገም አስፈላጊውን ነገር በመውሰድ አንተ የምታረገውን ነገር በጣም ጥሩ መሆኑን አረጋግጠህ ማድረግና የምትጠቀመው ነገር ለሰው እያሰብኩ መሆን ብሎ ይቻላል። ብለህ ስለማምን እኔ አብዝቼ አልጠቀምም። ግን በትንሹም አንዳንዴ አደርጋለሁ። አልፎ አልፎ ጠቃሚውን ብለው በማስበት ወቅት ነው የማደርገው። ከዛ በላይ ከሆነ ግን አንተ ላይ የሆነ ችግር ሊፈጥርብህ ስለሚችል ምክንያቱም ሰዎችን እየጎዳህ አንተም ልትጠቀም የለብህም። አንተም ብዙም አይጠቅምህ። በሰዎች ስም የረብሽ ሽታና ቅንትም ከሆነ እኮ አንተም የምትረበሽበትና ደስታ የማደሰትበት ወቅት ለመውሰድ ስለሚደርስ ይሄ ጥሩ ነው ብዬ ስለማላስብ እኔ አብዝቼ የማደርግም ለማድረግ